የዝናብ ውሃ ትሰበስባለህ የሚል ጥያቄ ደግሞ አለ? አዎ የዝናብ ውሃ ግድ እንሰበስባለን። በመሰረቱ እንግዲህ አካባቢያችን ያው እንግዲህ እንደ ተፈጥሮ ወይም እንደ መታደል ሆኖ እንግዲህ አካባቢያችን በጣም ውሃ አለ ደስ የሚለው ነገር። በጋ ላይ የምናለውም ያን ተንተርሰን ነው በጋ ላይ በጣም ብዙ ልማታች የምናለው እሱን ተንተርሰን ነው እና። የተለያዩ ወንዞች አሉ አካባቢያችን አይደርቁም በጋም አሉ ክረምትም አሉ ክረምት በተለይ በጣም ይሞላሉ በጋ ላይ ደግሞ ይቀንሳሉ። ግን ለልማት በጣም እጅግ በቂ ናቸው በጣም በቂ ናቸው በጄኔረተር ነው የምንወጣቸው። በመሰረት በግድ የሚወጡ ነበር ግን እንግዲህ አሁን ሀገራችን ትንሽ ወደ በኋላ ስለቀረች ነው እንጂ በቃ ተገደቦ ያኔ ወይዘር። ከ ከ ከ ውጪ ባለው ዝም ብሎ ማልማት ይቻል ነበረ አንዳንድ ቦታዎችም ቢሰራበት በገዳም የኛ ጋር ተንሳፊ ከመሆኑ አንፃር። የሆነ በጣም ትልቅ የሆነ ፕሮጀክት ያስፈልገዋል እና። እሱ እሱ ስራ አለ የው ክረምት የው ዝናብ ውሃ እንግዲህ ለመሰብሰብ ያን ያህል የሚያስፈልግ አይደለም አንደኛ ምክንያት የዝናብ ውሃ ቢሰበሰብ የሆነ ነገር ተጭኖ ምናምን የሚሰበስበው ለበጋ ልማት ነው የሚሆነው እና ዋናው ምክንያት እሱ ነው። እኛ ወንዝ ስላለ እንግዲህ የመሰብሰብም ፍላጎት የለንም ምንም አናደርገውም ቤት ጋር ስንኳን ምናምን እናጠራቅማለን። ያም ለርስ ማጣቢያ አንዳንድ ነገሮችን የምንጠቀምባቸው እንጂ ምንም ሌላ ተጨማሪ የምናደርገው ጉዳይ የለም። እና ውሃ በጣም ስላለ ችግር የለውም። እሱ ጋር ደስ የሚል ነገር ነው ያለው። የዝናብ ውሃ እንግዲህ በአንዳንድ አካባቢዎች ደግሞ እንግዲህ ክረምት ላይ በጣም ሰፊ ጉድጓድ ይጫርና ከዚህ አለኝ የሆነ የሆነ አንድ አንድ መልክ ጠቅመናል የሚያስፈልገንም ጄኔረተር ብቻ ነው። ጀነሬተሩን በቃ በስራት እንጠቀማለን ያው ነዳጅ ወጪ አለው። የጉልበት ስራ የሚጠይቅ አለኝ ነዳጆችም ይፈልጋል ግዴታ በ በናፍጣ ነው የሚሰራው። ናፍጣ ይሰራል በናፍጣ ነው የምጠቀመው ሞተር ነዳጆች እሱ ጄኔርተር ያስፈልገናል። እነዚህ አይጠቅመኝም ክረምት ሆና እንድናቆራቸው። በዚህ ልክ ነው እንግዲህ ብናቆር ይጠቅመን ነበር ለተለያዩ ነገሮች ይታወቁ ነበር እንግዲህ። እንዲሁ አንዳንዴ ኮ ወሃ ማይደርስባቸው አካባቢዎች ማለት ነው። በጣም ከውሃ በጣም ራቂ አብሮታዎች አሉ እዚያው አሁን የአይለሙም በቃ ለልማት አይሆንም ምክንያቱም ሩቅ ስለሆኑ። ግን አሁን እንደተባሉ በእርሱ ላይ እንደተነሳው ጥያቄ ዝናብ ውሃ ትሰበስባለህ የሚለው ጠያቄ እነዚህ ነገሮች ከዚያ ምድር ላይ አሁን ቢሰበሰብ በትልቁ ተጭሮ በሰፊው ተጭሮ መሬቱን። ጠለቅ ያለ ሆኖ እሱ ጋር ተጠራቅሞ ሆኖ ማለት ይቻላል ነበር ያው እንግዲህ። ያው እንግዲህ ግን ትንሽ ሻቅ የሚጠይቅ አለኝ ጊዜ የምጠይቅ አለኝ ጉልበት የምጠይቅ አለኝ። ወጪ የምጠይቅ አለኝ እሱ ጋር ተያይዞ ሰው እንደሚለው እንግዲህ ያው ማልማት የሚችሉ የቅርብ የቅርቦችን ነው። በዚህ ገጠመኝ እኔም ይቅር ስላለን ከሆዳር ስላለን አለመሆን አለ ማለት ነው። እና በዝርክ ነው ያለው ሁኔታ። እንደኔ ሀሳብ እንግዲህ እና የዝናብ ትሰበስባለህ የሚለው ያን ያህል ፍላጎትም የለንም የመሳሰሉትም ልምድም የለንም። ዝም ብሎ ዝናቦች ዝም አሉ ክረምት ላይ። ማልማት የሚችሉትን ያለማሉ ላይ ሰብሎችን ያበቅላሉ። ያድጋሉ በሰብሎች ያው እንግዲህ ጥቅምት ህዳር አካባቢ ይዞ ከአራት ከሶስት ወር ቦኃላ ላይ ክረምት መስከረም ላይ በአዲስ አበባ ዝናቡ ይቆምና። የምጽሃዎች የምጽህዎች ወራት ይተካል በጋ አካባቢ ይመጣልኝ የዛን ጊዜ ነው እንግዲህ። አዝመሮች ይበስላሉ በዝናብ ይበስላሉ ከዚያ በኋላ ግን ያው። ይተካሉ ማለት ነው ዝናቡ ይቆማል እንዳለ። ከዛ የመስኖ ስራዎች ይተካሉ። የመስኖ ስራዎች በተለይ በጄኔረተር በተለያዩ በደንብ አላሰለሱ በኋላ። ተለያይ ያዝርተው ተች ይዘራሉ ያው አተክልቶች እንዳሉ ናቸው አተክልቶች እዚህ ይቀጥላሉ። እነሱን ማጠጣት ነው ሲደርቁ ማጠጣት ምናምን ነው እንግዲህ ያለው ነገር እና እንደዛ ልክ ነው ነገሩ ሁሉ ብዬ ነው የማስበው እንደኔ። እና ይሄ እንደው ጥሩ ሀሳብ ነው የዝናብ ውሃ ብንሰበስብ። ልማት የማይርስባቸው ውሃው የማይርስባቸው ቦታዎችን አሁን ለምሳሌ ያዘጋባል በቀላሉ። በጣም ቀላል የሆኑ አዝመራዎችን ይችላል ብዬ አስባለሁ እንደኔ። ስለቀጠመኝ አላችሁ እንግዲህ ፕሮግራም ካለ የሆነ የሚመቻች ጊዜ ካለ ውሃዎችን ሰብስበን በደንብ። አዚያ አካባቢ ራቅ ያሉ ቦታዎችን ለማልማት እንሞክራለን። እስኪ ይሄ ጥሩ ሀሳብ ነው እንዲሁ እንደው ጥሩ ሀሳብ ነው።

አካባቢዎን ይወዱታል የሚለው ቀጣይ ጥያቄ አለ? አዎ እንግዲህ አካባቢዎን እንደምናውቀው እንግዲህ የተወለድንበትን አካባቢያችን ሁሉም ሰው ይወደዋል ብዬ ተስፋ አደርጋለሁና። እኔም አካባቢዬን እንግዲህ ማንም ሰው የተወለደበትን አካባቢ ገጠርም ሆነ ከተማም ሆነ የማይወድ የለም ብዬ አላስብም። እንግዲህ እንደኔ ሌሎችም በተመሳሳይ በዚህ ሁኔታ ይወዱታል ብዬ አስባለሁ። እንግዲህ ያለው ሁኔታ ይሄ ነውና አካባቢው ማይወድ ማንም የለም። ደስ የሚል አካባቢ ነው እንግዲህ አካባቢ ማለት አንድ ነገር ውበት ገጽታ። ተራራ ሊሆን ይችላል ሸለቆ ሊሆን ይችላል እንግዲህ ተራራማ ሊሆን ይችላል ለስላሳ ሊሆን ይችላል። እና እንግዲህ አካባቢ ማለት ራሱን የቻለ አንድ ጎጥ መጠሪያ ነው። የአንድ ቀበሌ መጠሪያ እስከሆነ ድረስ ሰዎች ሁሉ ደስ ይላቸዋል እና ይወዱታ ብዬ አስባለሁ። እንግዲህ እኔም ያዚሁን አካባቢው ማለት እኔ እወደዋለሁ ደስ ይለኛል። ተላዩ አየር ፀባይ የተመቸ ነው ደስ ይላልኝ የነፋሸማ አሉ ባሮች አሉ ወንዞች አሉ ሁሉም ደስ ገጽታ ደስ ስለሚል። እወደዋለሁ ብዬ ነው የማስበው እኔ። እንግዲህ